ኦ ሚገርም ጥያቄ ጠየከኝ ሚገርም ምክንያቱም ኮከቦችን መመልከት በጣም ነው ምወደው በጣም የሚያስደስተኝም ነገር ነው። የሚገርም ነገር አሁን ይህንን ስራ ከመጀመሬ በፊት ጨረቃንና ኮከቦችን ተመልክቼ ነው ወደ ቤቴ የገባሁት። እና በጣም ሚገርም እና ደስ ሚል እይታ ነበረው ለአይን በጣም የሚማርክ ለህሊናም እጅግ በጣም የሚያረካ ነበረ። እና በጣም ነው የምወደው እንደዚህ አይነት ነገሮች ይማርኩኛል ያዝናኑኛል ያስደስቱኛል። ይህንን ጥያቄ ደግሞ ስለጠየከኝ አመሰግናለሁ